በቡድን መስራት እወዳለሁ ብዙ ጊዜ ስራን ለብቻዬ ከመስራት ይልቅ በቡድን እንዲሁም ደግሞ ሌሎች ሰዎችን በማሳተፍና ከሚመለከታቸው አካላት ጋር በመነጋገር መስራትን እወዳለሁ። ከዚህ በተጨማሪ ደግሞ ከእኔ በስራ ልምድም ሆነ በህይወት ብዙ ያዩ ሰዎች ጋር መስራት ያስደስተኛል ምክንያቱም እኔ ያላየሁትንና ያልተማርኩትን ነገር ከእነሱ በቀላሉ መማር እችላለሁ። በቡድን ስራ መስራት ሚያስደስተው አንድ ሀሳብ ከአንድ ሰው በሚመጣ ጊዜ ሌሎቹም እዛ ሀሳብ ላይ ያላቸውን በቀላሉ መግለጽ ይችላሉ።

ብዙ ጊዜ የሞባይል ዳታ አልጠቀምም፤ ምክንያቱም በመኖሪያ ቤቴ ውስጥ የዋይፋይ አገልግሎት ስላለ እሱን ነው የምትጠቀመው ወደ ቢሮ በሚሄድ ሰዓት እና በስራ ሰዓት ላይም የምጠቀመው በኬብል የተገናኘ ኢንተርኔትን ስለሆነ የሞባይል ዳታ ብዙ ጊዜ አልጠቀምም፤ ነገር ግን አልፎ አልፎ ዋይፋዩ በሚቋረጥ ጊዜ ወይን ደግሞ መብራት በማይኖርበት ሰዓት የተወሰነ ብር በመክፈል ዳታ አብርቼ እጠቀማለሁ፤ ያንን የማደርገው ግን በጣም አስቸኳይ ስራና አስፈላጊ ሆኖ ሳገኘው ብቻ ነው ከዛ ውጪ የምንጊዜም ምርጫዬ ዋይፋይ መጠቀም ነው ስለዚህ ጊዜዬን የማሳልፈው ዋይፋይ በመጠቀም ነው።

ሙዚየም መሄድ እወዳለሁ በተለይ ደግሞ ከልጆች ጋር ሙዚየም መሄድና መጎብኘት ያስደስተኛል። ይህንንም የማደርገው አብዛኛውን ጊዜ በእረፍት ቀናቶቼ ነው። ምክንያቱም ከሰኞ እስከ አርብ ያሉት ቀናት የስራ ቀኖቼ ስለሆኑ ቅዳሜ ቤት ውስጥ ያለኝን ስራ ከጨረስኩ በኋላ ወደ ሙዚየም ከልጆች ጋር እሄዳለሁ

ሻማ ማብራት እወዳለሁ በተለይ ደግሞ ለልደት ወይም ደግሞ ለየት ያለ ፕሮግራም ቤት ውስጥ በሚኖር ሰዓት ሻማ አበራለሁ በዛም ግን በጣም ጥሩ ጥንቃቄን አደርጋለሁ። ምክንያቱም ሻማው ቀልጦ ጠረጴዛ ላይ ወይም ሌላ ቦታ ከወደቀ ሊያበላሽ ስለሚችል በተቻለኝ መጠን ጥንቃቄ አደርጋለሁ። ከቤቴም ስወጣ ሻማ አብርቼ ከሆነ አጠፋለሁ